ሰላም ዛሬ ደግሞ ሰዎች መካከል የማይቀር ስለሆነው ስለ አለመግባባቶች እና እነሱን ስለማስተካከል ስለሚኬድበት ጥበብ እናወራለን። እንግዲህ ግጭቶችን በሰላማዊ መንገድ መፍታት መቻል አይ ሰላም ሰው የመሆን ትልቁ መገለጫ ነው። እንግዲህ እነዚህ ግጭቶችን ማስተካከል ትችላለህ ለሚለው ጥያቄ መልሴ አዎ ግጭቶችን ማስተካከል እችላለሁ የሚል ነው። ምክንያቱም እኔ የማየው በጠብ ውስጥ ማንም አሸናፊ እንደሌለና በሰላም ውስጥ ግን ሁሉም ተጠቃሚ እንደሆነ ነው የሚል ነው። እንግዲህ እኔ ምልከታው በማንኛውም ግንኙነት ውስጥ እንግዲህ በቤተሰብ ውስጥ በጓደኝነትም ሆነ በስራ ቦታ አለመግባባት መፈጠራቸው ተፈጥሮአዊ ነው። ሰዎች አንዳንድ ጊዜ ላይ የተሻለ ሀሳብም ሲሉ ይሄ ነገር ነው እንዲህ ነው የሚል ግጭቶች አለመግባባቶች ይፈጠራሉ አንዳንዴ የግድ በክፋት የሆነ ሰው ላይ በመመቅኘት ወይም ደግሞ ጥቅም ለማግኘት ከመፈለግ ብቻ ሳይሆን በደንብ ለራስ ከማሰብ ብቻ ሳይሆን ሰዎችን ለመጥቀም የተሻለ ሀሳብ ይሄ ነው ለማለት ለጋራ ጥቅም ሲባል አለማግባባቶች ይፈጥራሉ። እንዴ ይሄን አለመግባባት እንግዲህ ግጭቱን ከማባባስ ይልቅ እሱን ለማስተካከል መሞከር ትልቅ የሞራል ጥንካሬ ይጠይቃል ብዬ አስባለሁ። እና እኔ ግን ሰዎችን ለማስተካከል የምጠቀምበት የመጀመሪያው መሳሪያ ማዳመጥ ነው። ምክንያቱም ሰዎች ብዙን ጊዜ አዳማጭ ከማጣት ግጥታቸው በጣም በሰፊው ብዙ ቦታ ላይ ሲሄድና ሲግል እናያለን ምናልባት ቢሰማማው አንዷን እንደውም ቢያዳምጠው ሊፈቱም እሚችሉ በጣም ቀላል የሚመስሉ ጉዳዮች። በአንድ ጊዜ ግን ብዙ ፀብ ሲፈጠር ሲሰፋ እናያለን እና ብዙ ጊዜ እንግዲህ ግጥቶች የሚፈጠሩት አንዱ የሌላኛውን በትክክል ሳይረዳው ሲቀር ነው። ስለዚህ በሁለቱም ወገን ሀሳብ ያላለምንም ፍርድ ወይም ጀጅመንት ነው የምንለው ማለት ነው። በትዕግስት ማዳመጥ እና የመፍትሄ መንገድ ሆኗል ብዬ አስባለሁ የመፍትሄው ግማሽ መንገድ ምክንያቱም ለምሳሌ የሆነን ሰው ተነስተን ከምንወቅሰው የሆነ ሰው ዝም ብለን ከምንታገለው ብናዳምጣቸው ወይም ደግሞ ብንሰማቸው ለዛን ሰዎች ማነው ጥፋተኛው ማን ጋር ነው ችግር ያለው በምንድነው የተጣሉት የሚለውን ነገር ነጥብ በነጥብ እናውቃለን። እና ሁለተኛው ነጥብ እንግዲህ ትክክለኛ ጥያቄ መጠየቅ ነው። ግጭት ውስጥ ያሉ ሰዎች ስሜታቸው ስለሚጋር ስለሚጋልባቸው ዋናውን ችግር ሊዘነጉት ይችላሉ። ለምን ተጣላችሁ ከሚለው ይልቅ እንዴት ወደ ስምምነት መመለስ እንችላለን የሚለው ጥያቄ ላይ ትኩረት እናድርግ ብዬ አስባለሁ። ምክንያቱም ዋናው ሀሳብ እነዛው ሰዎች መካከል መፍትሄ ማምጣት ስለሆነ ማለት ነው። እኔ እንግዲህ ግጭቱን ለማስተካከል ስነሳ ወገን አልይዝም ይልቁንም እውነትና ሰላም ላይ አተኩራለሁ። መተባበርና ይቅርታ መጠየቅ የሽንፈት ሳይሆን የልብ ስፋት መገለጫ እንደሆነ ሰዎችን ለማሳመን እጥራለሁ። በተጨማሪ እንግዲህ እራስን ዝቅ ማረግ ለእርቅ ቁልፍ ነው ብዬ አስባለሁ። ግጭትን ለማስተካከል የሚነሳ ሰው ራሱን ስሜት መቆጣጠር መቻል አለበት። እኔ ያልኩት ካልሆነ የሚል ድርቅና ባለበት ቦታ ሰላም አይሰጥም። ሁለታችሁም ልክ ልትሆኑ ትችላላችሁ ወይም ልክ ልንሆን እንችላለን ግን አመለካከታችሁ የተለያየ ነው። ወይም ደግሞ አመለካከታችን የተለየ ነው። የሚል ሀሳብ ማምጣት ግድግዳውን አፍርሶ ድልድዩን ይገነባል። ግጭትን ስንፈታ እንግዲህ የሚሰማን ሰላምና የሚታደሰው ግንኙነት የሚሰጠው ተስፋ በጥልቅ ከፍ ያለና ከጥሉ ትርፍ እጅግ የላቀ ነው። በአጠቃላይ ግጭት ማስተካከል ማለት ሰዎችን ማቀራረብ ፍቅርን ማስፈን ማለት ነው። እኔ ሁል ጊዜ በሰዎች መካከል የሰላም መልእክተኛ መሆን ደስ ይለኛል። ምክንያቱም ሰላም ባለበት ቦታ እድገት ፍቅር ደስታ አለ። ምክንያቱም ሰዎች ሲጣሉ ሰዎች ፀብ ላይ ሲሆኑ ምንም ጥያቄ የለውም መክሰር እንጂ ትርፍ ሊኖር አይችልም። እና ከዚህ ነገር አንፃር እንግዲህ በዚህ መንገድ ግጭቶችን ለማስተካከል እጥራለሁ ወይም ደግሞ ግጭቶችን አስተካክላለሁ ማለት ነው

ሰላም ዛሬ ደሞ መሰረታዊ ስለሆነው የህይወት ፍላጎታችን ስለ መጠጥ ውሃ እናወራለን የመጠጥ ውሃ ከየት ታገኛለህ? ተብዬ ብጠየቅ መልሴ የመጠጥ ውሃን የማገኘው ከአካባቢ ባምቧ በታሸጉ ውሃ ወይም ደግሞ በጥንቃቄ ከሚቀመጡ ምንጮች ነው። የሚለው ውሃ ለሰው ልጅ ህልውና እንግዲህ ቅድምያ የሚሰጠው ነገር ነው። እኔ በአብዛኛው የመጠጥ ውሃውን የማገኘው በከተማችን ካለው የባንቧ ዝርጋታ ነው። ነገር ግን ውሃው ከምንጭ ተነስቶ እኛ ጋር እስኪደርስ ድረስ ያለውን ሂደት እና ንጽህናውን ማረጋገጥ የግል ሀላፊነቴ እንደሆነ አምናለው። ስለዚህ የባንቧ ውሃን በቀጥታ ከመጠጣት ይልቅ አፍልቶ መጠጣት ወይም በማጣሪያ በውሃ መጣሪያ ፊልተር በመጠቀም ለመጠጣት እና ንጽህናውንም ጤናዬንም ለመጠበቅ እሞክራለው። ንጹህ ውሃ መጠጣት ከብዙ ታላላፈ በሽታዎች እንደሚጠብቀኝ ይታወቃል። ብዙ ጊዜ በተለይ እነዚህ የባምቧ ውሃዎች ያው እሚነሱበት ቦታ ንጽህናውን በሚገባ ያልጠበቀ ስላልሆነ። አንዳንድ ጊዜ የሚያልፋቸውም ብዙ የማጣራት ሂደቶች ቢኖሩም ግን በሚገባ በደንብ ነስተውና ጥራታቸውን ጠብቀው ላይሆን ይችላል። ብዙ የተላላፊ በሽታዎችንም በተለይ ከውሃ ወለድ በሽታዎች ጋር ተያይዞ ሊያመጣብን ይችላል። ስለዚህ እነሱን በደንብ አጥርቶ መጠቀም ንጽህናን መጠበቅ በተለይ ደግሞ የዚህ የማፍላት ቢቻል ይሄ ማጣሪያ አሁን ላይ መጥቶ ዘመናዊ ማጣሪያዎች አሉ። ካልሆነም እንኳን እሱ እንኳን ከሌለ በደንብ አፍልቶ መጠቀም። በደንብ እነዚህን ተላላፊ የሆኑ ውሃ ወለድ በሽታዎችን ያሰወግዳል ብዬ አስባለሁ። እና አንዳንድ ጊዜ ደሞ በተለይ በቤት ውስጥ ስሆን ወይም ደግሞ ለየት ያለ ጥራት ስፈልግ የታሸጉ የሚነራል ውሃዎችን እጠቀማለው። የታሸጉ ውሃዎች እንግዲህ በፋብሪካ ደረጃ ተጣርተው ስለሚቀርቡ ለጉዞና ለስራ ምቹ ናቸው። ይሁን እንጂ የታሸጉ ውሃዎችን ስትጠቀም የሚቀሩትን የፕላስቲክ ጠርሙሶች በአግባቡ በማስወገድ አካባቢን የመጠበቅ ግዴታ እንዳለብኝ አልዘነጋም። ውሃን ማግኘት ብቻ ሳይሆን ለውሃም መገኘት ምክንያት የሆነው ተፈጥሮ መንከባከብም አስፈላጊ ነው። በዚህ በገጠሪቱ የሀገራችን ክፍሎች ሲሆን ደሞ ከምንጭ የሚመጣ ውሃን የማግኘት አጋጣሚ ይኖራል። የተፈጥሮ ምንጭ ውሃ ያለው ቅዝቃዜና ጣዕም ለየት ያለ ስሜት አለው። ያንን ውሃ ለማግኘት እሚደረገው ጥረት በእንቅልፍ ሰዓት ተነስቶ ወደ ምንጭ መሄድና በደስታ ተቀድቶ የውሃን ዋጋ ይበልጥ እንድንረዳ ያደርገናል። በየቀኑ በባምቧ ውሃ የምናገኝ ሰዎች ይህን ጸጋ በቀላሉ ልንረዳው እንችላለን። ነገር ግን ውሃ ለማግኘት ኪሎሜትርን የሚጓዙ ሰዎች ስናስብ ውሃን አለማባከን ምን ያህል ትልቅ ስነምግባር እንደሆነ እንረዳለን ማለት ነው። ውሃም በአግባቡ መጠቀምና መቆጠብ የሁላችንም ድርሻ ነው። ውሃን ስንጠጣ ስንጠጣ ሰውነታችን ይታደሳል አእምሯችን ይነቃል እንዲሁም ጤናችን ይጠብቃል። ለኔ ውሃ መጠጣት በየቀኑ ለራሴ የምሰጠው ትልቁ ስጦታ ነው። ያለ ውሃ ህይወት የለም ስለዚህ የምናገኘው የውሃ ምንጭ በጥንቃቄ መያዝ አለብን ብዬ አስባለው። እንዳልኩት ውሃ በንጽህና ምንይዘው ከሆነ ምንም ጥያቄ የለውም የሰው ልጅ ትልቁ የሚያስፈልገው ነገር ውሃ ነው። ልክ እንደ ምግብ እንደመጠለያ ሁሉ ቤዚክ ኒድ ወይም መሰረታዊ እንዲያችን ወይም ፍላጎታችን ነው ውሃ ምክንያቱም ሰው ያለ ውሃ መኖር አይችልም። ሰው ያለ ንጹህ ውሃም ደግሞ መኖር አይችልም። ምክንያቱም ውሃ ስለ ሆነ ብቻ ልንኖር አንችልም ብዙ ጤናችን ላይ የሚያቃውሱ ጉዳት የሚያደርሱ ነገሮች ሊገጥሙን ይችላሉ። በአጠቃላይ የመጠጥ ውሃን ማገኝበት መንገድ እንግዲህ የጤና ነው ዋስትና የሚወስን ነው። ንጹህ ውሃን ማግኘት መታደል ነው። ያንን መታደል ደሞ በአግባቡ መጠቀም እና ያንን ደግሞ በብልሃት ማድረግ ከእኛ የሚጠበቅ ትልቁ ነገር ነው ብዬ አስባለው። እንግዲህ በተለይ በኢትዮጵያ ላይ አሁን የአባይ ግድብን መስራቱን ተከትሎ የውሃ እንግዲህ ማግኘት እድላችን በጣም የሰፋ የበለጠ ነው። በተለይ በየቤቱ ያለው የባንቧ ውሃዎች ምናምን በደንብ ሰዎች ውሃ እንዲያገኙ እየሆኑ ነው። ስለዚህ በዛ ነው ልክ ደሞ እነዚህን የማጣሪያ ሂደቶች ስለሚያልፉ እሱን እንግዲህ በደንብ እናደርጋለን። በጠቅላላው እንግዲህ ይሄን ይመስላል የመጠጥ ውሃ ከየት ታገኛለህ ለሚለው ጥያቄዎች

በስራ ሰዓት በኋላ ምን ታደርጋለህ? ከስራ ሰዓት በኋላ እንግዲህ ብዙ ጊዜ የማሳልፈው ለራሴ ጊዜ በመስጠት እና ፈታ በማለት ከዛም ውጪ ደግሞ የሚጠቅሙኝን ነገር በማድረግ ነው። ለምሳሌ ሰዓት እንግዲህ የስራ ሰአቴን ጨርሼ ስመለስ የመጀመሪያው የማደርገው ነገር እንግዲህ ወደ ቤት ከገባሁ በኋላ ቤት ውስጥ ትንሽ እረፍት ለማድረግ እሞክራለሁ። ምክንያቱም ስራው በራሱ አድካሚ ነገር ስላለው እረፍት አደርጋለሁ ከዛ ካረፍኩ በኋላ ግን ቀጥታ ወደ ምን እገባለሁኝ? ከእረፍቱ በኋላ ማለት ነው። ወደ ልብስ መቀየር ካለፉኝ በኋላ ልብስን ከቀየርኩ በኋላ ጓደኞቼን ወደማገኝበት ቦታ ነው የምሄደው። ምናልባት ሰዓቱ እና ቀኑ የተለያየ ሲሆን ያው ማድረጋቸውም ነገሮች በዛው በተመሳሳይ ይለያያሉ። ለምሳሌ ኳስ ምንጮት በጊዜ አለ ጓደኞቼ ጋር ተገናኝተን ለጤና ኳስ እንጮታለን ሶ ያንን የማደርግበት ጊዜ አለ። ካልሆነና ኳስ የማንጫወት ከሆነ ግን በ ፊልም በማየት ወይም ደግሞ አንዳንድ ጊዜ ደግሞ ወክ በማድረግ ምክንያቱም ወክ ማድረግ ራሱ ለጤንነት በጣም ትልቅ ጥቅም አለው ብዬ ስለማስብ ያን በማድረግ ጊዜውን እናሳልፋለን። ካልሆነም ደግሞ ውክ ከማድረጉም ውጪ ደግሞ ምን ሄድበት ቦታ ካለን የሆነ ቦታ ላይ ሄደን ያን ጊዜ እናሳልፈዋለን ማለት ነው ያው እንዳልኩት ሁል ጊዜ ተመሳሳይ አይሆንም። አንደኛው ቀን ላይ ሆነ ነገር እናደርግ እንችላለን በተመሳሳይ ሌላኛው ቀን ላይ ነበር የተለየ ነገር ልናረግ እንችላለንላል ማለት ነው። እና ይሄን ይመስላል ከዚህ ከስራ በኋላ ያለን ሰዓት ለማሳለፍ። ከዛ በኋላ እንግዲህ ያው ቀኑ ረጅም ስለሚሆን ከስራ በልስ እንግዲህ ከማድረግ አቻ ነገሮች አንዱ ወደ ቤት ተመልሶ ራት ማብሰል ነው ምክንያቱም ብዙ ጊዜ ውጪ የመብላት ልምድ የለኝም። ምክንያቱም የሰው ልጅ ማብሰል እስከቻለ ከዛ ደግሞ ያ ማብሰልም ራሱ ደግሞ መዝናኛ መሆን እየቻለ የግድ ውጪ ሄዶ መብላት አለበት ብዬ አላስብም። በዛ ምክንያት እንግዲህ ራሴ አብስዬ ቤቴ ውስጥ እመገባለሁ ማለት ነው። ስለዚህ ራሱ ወደ መብላት ነው የሚሄደው ራቴን ካመሰልኩ በኋላ በቆንጆ ሁኔታ ያንን እራት ተመግቤ የተወሰነ እራቱን እየተመለከትኩም ወይም ከእራቱም በኋላ ጌም የፕሌይ ስቴሽን ጌም ቤቴ ውስጥ ፔስ ስላለ ያንን እጫወታለሁ። ያንን ፔስ ከተጫወትኩ በኋላ እንግዲህ ቀጥታ ወደ ምንድነው የምሄደው? ወደ አልጋ ነው ምሄደው ማለት ነው። ወደ አልጋ ቀጥታ እንደሄድኩ ግን አልተኛም መጀመሪያ የማነበው አንድ መጽሐፍ አለ እሱን ብዙ ጊዜ አሁን ምሽት ላይ ማንበብ ስለማይመች ቅዳሜና እሁድ ነው የማነበው ግን ኦዲዮ ቡኩን እየሰማሁት የተወሰነ ጊዜ ካሳለፍኩ በኋላ በደንብ አይምሮዬን ነቃ እንዳረኩት ሳስብ እናደርጋለሁ። ለስለስ ያለ ሙዚቃ በጣም መውዳቸው የዚህ የክላሲካል ሙዚቃዎች ሊሆኑ ይችላሉ ወይም ለስለስ ያሉ ሙዚቃዎችን እነሱን ከፍታለሁ ማለት ነው። እነሱን ከከፈኩ በኋላ እነሱን የተወሰነ እያዳመጥኩኝ እንቅልፍ ሊወስደኝ እንደሆነ ሳቅ ያንን ሙዚቃ እንዲያቆም አደርግና ከዛ በኋላ እኔ ወደ እንቅልፍ እሄዳለሁ ማለት ነው። ከዚህ ከሞላ ጎደል እንግዲህ ያው እንዳልኩት ተመሳሳይ አይደለም። ለምሳሌ ከጓደኞቼ ጋር እንዳልኩት ኳስ የምንጫወቱበት ጊዜ አለ። ኳስ ከመጫወት ባለፈ ደግሞ አብረን ጊዜ የምናሳልፍበት ነገር አለ እና አንዳንድ ጊዜ ደግሞ ከትራባልደረቦቼ ጋርም ከዚ ጓደኞቼም ውጪ ከእነሱ ጋር ደግሞ ጊዜ የማሳልፍበት ጊዜ አለ። እና ተመሳሳይ ነገር በየቀኑ ይኖራል ማለት ባይሆንም ግን በዚህ በዚህ መንገድ እንግዲህ ጊዜዬን አሳልፋለሁ ወይም ደግሞ ከስራ በኋላ ያለኝን ጊዜ አሳልፋለሁ ማለት እችላለሁ። አንዳንድ ጊዜ ለምሳሌ ኳስ ንጭት አለን ለምሳሌ አክሲደንት አልሆነው ሰው ከታመመ ያን ሰው ልንጠይቅ እንችላለን ፕሮግራሞች ካሉ የሰርግ የልደት የእንደዚህ አይነት ፕሮግራሞች ካሉ ወደዛ ጥሪዎች እንሄዳለን። ከዛ በኋላ አንዳንድ ጊዜ መተኛት ማረፍ እንዳለብኝ ስሰማኝ ደግሞ እተኛለሁ ማለት ነው። ግን በምችለው አቅም ያቺን ሰዓት በጥሩ ሁኔታ እኔም ደግሞ ደስ በሚል ሁኔታ ለመጠቀም እጥራለሁ። ምክንያቱም ጤናዬን ለመጠበቅ ማህበራዊ ህይወቴን ለመምራት ያቺ ጊዜ ስለሆነች ያለችኝ ከስራ መልስ ያለውን ጊዜ በደንብ ለመጠቀም እና ጊዜ ለማሳለፍ እጥራለሁ ማለት ነው። እንግዲህ ያን ይመስላል እንግዲህ ከብዙ በጥቂቱ ጊዜን ከስራ በኋላ ማሳለፈው በዚህ ሁኔታ ይሆናል ማለት ነው። አመሰግናለሁ

መዋኘት ትችላለህ? በኋላ እንግዲህ መዋኘት ስለሚለው ሀሳብ ተወራን ዛሬ ደግሞ ውስጥ የአንዱ ድንቅ የአካል ብቃት እንቅስቃሴ እና የመዝናኛ ስለሆነ ስለ መዋኘት እናውራ መዋኘት ትችላለህ ተብዬ ብትጠየቅ መልሼ አዎ መዋኘት እችላለሁ የሚል ነው መዋኘት ለኔ ከስፖርት በላይ በኋላ የሚገኝ ነጻነት እና ሰላም ነው የምል ነው እንግዲህ መዋኘት መማር በህይወቴ ውስጥ ካደረኳቸው ምርጥ ውሳኔዎች አንዱ ነው። መጀመሪያ አካባቢ ውሃውን መፍራትና በውሃ ላይ መንሳፈፍ ለመንሳፈፍ መቸገር የተለመደ ቢሆንም አንድ የውሃን ጠባይ ከተረዳሁኝ በኋላ ግን ሚሰጠው እርካታ ወደር የለውም መዋኘት መቻል ለራስ ያለን በራስ መተማመን ይጨምራል በሰው በተለይ በሙቀታማ ቀናት ውስጥ ጥልቀት ባለው የገንዳ ውሃ ውስጥ በተፈጥሮ አይቆች ውስጥ ዘሎ መግባት እና በውሃው ላይ መቅዘፍ ለአካልም ለአይምሮም ትልቅ ሰላም ነው። ምክንያቱም ውሃ እንግዲህ ከዚህ ከመዋኘት ከመዝናኘትም ባለፈ ጤንነትም ነው ብዬ አምናለሁ ሰዎች በመዋኘት ውስጥ ጤና ይገኛል ሰውነታቸውን በማንቀሳቀስ ውስጥ አንዳንድ ጊዜ እንደውም ሰዎች የታመሙ ሰዎች በተለይ ሰውነታቸውን በደንብ ለማዘዝ ስቸገሩ ውሃ እንዲዋኙና መዋኘት እንዲጀምሩ ያ አይነት ሀሳብ እንትን ብሏቸው ወደዛ ነገር ውስጥ ይገባሉ ማለት ነው ስለዚህ መዋኘት እንግዲህ በብዙ አይነት ምክንያት ከጤናም ጋር ይሁን ራስን ከምሰጠው ከሰው ልጅ ነጻነት ጋር በተያያዘ ብዙ ጥቅም ያለው ነው ብዬ አስባለሁ ስለዚህ መዋኘት ትችላለህ? ለሚለው ጥያቄ መልስ አው ነው እንግዲህ መዋኘት የምወድበት ዋነኛው ምክንያት ሙሉ አካል እንቅስቃሴ ስለሆነ ነው በምንወኝበት ጊዜ ከእግር ጡንቻ ጀምሮ እስከ ራሳችን ጡንቻዎች ድረስ በሙሉ ይሰራሉ አሁን ብዙ ጊዜ ሌሎች ነገሮችን ካየን የምንሰራው በተወሰነ አካላችን ነው ወይ በእጃችን ወይ በእግራችን ወይ በተወሰነ የሰውነት ክፍላችን ነው መዋኘት ግን ከአይምሯአችን ጀምሮ ከማሰብ ጀምሮ ከጭንቅላታችን አጥንቶች ወይም ደግሞ ጡንቻዎች ጀምሮ እስከ እግራችን ድረስ ይሄ ደግሞ በጣም ጥሩ ሚሆነው የልብ ምታችንን ያሻሽለዋል የሰውነት ጥንካሬያችንን ጨምራ እንዲሁም ከመጠን በላይ የሆነ ክብደትን ለመቀነስ ይረዳል በተለይ አሁን ላይ ሰዎች በውፍረት ስጨምሩ ወይም ደግሞ ሰውነታቸው መጠኑ ከፍ እያለ የስም መጠናቸው ስያድግ ከሚመከሩት ምክሮች አንዱ እዚህ የፊዚካል ኤክሰርሳይዝ አንዱ መዋኘት ነው ምክንያቱም በምንዋኘው ሰዓት ሰውነታችንን በሚገባ ስለምናንቀሳቅሰው በደንብ ሰውነት ይቀንሳል ማለት ነው እና ከሌሎች ስፖርቶችን በተለየ መዋኘት በመገጣጠሚዎች ላይ ጫና ስለማይፈጥር ለማንኛውም የእድሜ ክልል የሚመጥን ምርጥ ልማድ ነው ብዬ አስባለሁ ከዚህ ከአካል ጥቅሙ ባሻገር ደግሞ መዋኘት ለአይምሮ ጤና እጅግ በጣም አስፈላጊ ነው ውሃ ውስጥ ስንገባ የውጪው አለም ጫጫታ ሁሉ ይጠፋል ትኩረታችን በአተነፋፈሳችን እና በውሃ እንቅስቃሴ ላይ ብቻ ይሆናል ይሄ ደግሞ ማሰላሰል ወይም ሜዲቴሽን ሆኖ ጭንቅላታችንን ጭንቀት እንድናስወግድ ይረዳናል ማለት ነው ምክንያቱም ከጭንቀት ጋር ሚሆን ነገር አይደለም ዋና ሙሉ ፉል ፎከስ ምንለው ወይም ሙሉ ፎከስ የሚፈልግ ስለሆነ አይምሮአችን ሀሳባችን ሁሉ ምን ላይ ነው እዛ ውሃ እኛ ላይ ነው ሰውነታችንን መቆጣጠር እንዳንሰምጥ ራሳችንን መጠበቅ ውሃው ላይ መንሳፈፍ የምንፈልግበት ቦታ ላይ መድረስ ከፊታችን ያለውን ቦታ ማየት በተለይ ለምሳሌ አንዳንድ ጊዜ የዚህ የወንዝ አይነት የውሃ አይነት እንትኖች ስንሆን ምናልባት ምናያቸውን ሰአቶችም ስለሚገጥሙ በእነሱ ለመዝናናት አንዳንዴ ጊዜ ደግሞ አስፈሪን ሰዓትም እንዳይከሰቱ ያንን በደንብ ማጥንና መመልከት አለ እና ከዚህ ነገር ጋር ተያይዞ እንግዲህ ብዙ ጊዜ በስራ ተወጥሬ ስቆይ ገንዳ ውስጥ ገብቼ ጥቅት ዙር መዋኘት አይምሮዬ ሚታደስ እና አድስ ሀሳብ እንዲመጣልኝ ያደርጋል መዋኘት መቻል እንግዲህ ከደህንነት አኳያም ትልቅ ጥቅም አለው። ድንገተኛ አደጋዎች ብፈጠሩ ራሳችንን ለማዳንም ሆነ ለመርዳት ይህ ክህሎት የግድ ያስፈልገናል ስለዚህ መዋኘት መቻል መዝናኛ ብቻ ሳይሆን ሕይወታችንም ዋስትና ጭምር ነው ማለት ነው ምክንያቱም አንዳንዴ አደጋዎች ስፈጠሩ ዋኝቶ ማምለጥ ልክ እንዴት ነው አንድ ሰው መክና የሆነ ነገር ብሆንበት ያንን መኪና አስነስቶ መሄድ ብችል ከወንጀሎች ማምለጥ ብችል ከሌቦች ከዘራፊዎች ብችል ልክ እንደዛ ማለት ነው አንዳንዴ ኤሄ እንትን በጣም ይጠቅመናል ማለት ነው። እኔም ይሄን ክህሎት እንግዲህ ይበልጥ ለማሻሻል እና የተለያዩ የመዋኛ አይነቶችን እንደ ቢራ ብሮ ወይም የጀርባ መዋኘት ሚባሉትን በኋላ ጀርባችን ተኝተን የምንዋኝባቸው ለመለማመድ ሁል ጊዜ እጥረት አርጋለሁ በጥሩ ሁኔታ እያሻሻልኩት ነው ብዬ አስባለሁ እና በአጠቃላይ በውሃ ውስጥ መዋኘት እንግዲህ የምንፈጥረውን ውብ ቁርኝት በውሃ ላይ ስንሰሳፈፍ የሚሰማን ቀላልነትና ነጻነት በሌላ በማንኛውም ነገር አይተካም ምክንያቱም መዋኜት ህይወትን ይበልጥ አስደሳች ያረጋል አመሰግናለሁ። እንግዲህ ከዚህ ከውሃ መዋኘት ጋር ተያይዞ ያለኝ ሀሳብ ይሄ ነው ማለት ነው